አዎ አዲስ ቴክኖሎጂ መማር በጣም ነው የምወደው። ቴክኖሎጂ በዘመናችን የህይወት አስፈላጊ ክፍል ሆኗል። አዲስ ቴክኖሎጂ ስንማር እውቀታችን ይጨምራል። እና ስራችንን በቀላሉ ለመስራት ይረዳናል። ስለዚህ ሁልጊዜ አዳዲስ ነገሮችን መማር አስፈላጊ ነው። ስለዚህ አዲስ ቴክኖሎጂ እንግዲህ መማሩ ለራሳችን ነው የሚጠቅመን ማለት ነው። ምክንያቱም እውቀታችን ይጨምራል ስራዎቻችንን በቀላሉ መስራት ያስችለናል። ስለዚህ አዳዲስ ነገሮችን ለመማር አይምሯችንን ክፍት ማድረግ ይኖርብናል። ለራሳችን ጠቀሜታ ስንል ማለት ነው። ስለዚህ ኮምፒውተር ሞባይል እና ኢንተርኔት እንደምሳሌ በእድሜያችን ውስጥ በጣም ጠቃሚ ሆኗል። አዲስ አፕሊኬሽኖችን መጠቀም መረጃ በኢንተርኔት መፈለግ እና ከሰዎች ጋር በቴክኖሎጂ መገናኘት የዘመናችን ተፈላጊ ነገሮች ናቸው። እነዚህን መማር ስራ ለማግኘት እና ለግል እድገት በጣም ይረዳል። ለምሳሌ እንግዲህ ከአዳዲስ ቴክኖሎጂዎች መካከል አዳዲስ አፕሊኬሽኖች በየጊዜው ይመጣሉ። በሞባይላችን በኢንተርኔት በኮምፒውተር በታብሌታችን ላይ ስለዚህ እነዛን አዳዲስ አፕሊኬሽኖች ለመጠቀም ከፍተኛ እጥረት ማድረግ ያስፈልገናል ማለት ነው። ለምሳሌ እንደ ዋትሳፕ እና ቴሌግራም የመሳሰሉ ሜሴጆችን በቀላሉ ለመላላክ ልንጠቀምባቸው እንችላለን። የነዚህን አፕሊኬሽኖች እንግዲህ ማወቅ ጠቀሜታው ለራሳችን ነው ማለት ነው። መስሪያ ቤትም ስንሰራ በተቀላጠፈው ሁኔታ መረጃዎችን ለመለዋወጥ ያስችለናል። ስለዚህ አዳዲስ ቴክኖሎጂዎችን መማር በጣም አስፈላጊ ነው ማለት ነው። አዲስ ቴክኖሎጂ መማር መጀመሪያ አንዳንድ ጊዜ ከባድ ሊመስል ይችላል። ግን በመሞከርና በመለማመድ ቀላል ይሆናል። በየቀኑ ትንሽ ትንሽ መማር ብዙ እውቀት ያመጣል። ከጓደኞች መጠየቅ ወይንም ቪዲዮ መመልከት እንኳን ለመማር ይዳዳል። ስለዚህ በአሁን ሰዓት ደግሞ ነገሮች በጣም ቀላል ናቸው። ዩቲዩብ ላይ ከፍተን አዳዲስ ቴክኖሎጂዎችን እንዴት መጠቀም እንደምንችል መማር እንችላለን። ቪዲዮ መመልከት ጓደኞቻችንን መጠየቅ ስለዚህ መጀመሪያ አካባቢ ሊከብደን ቢችልም በኋላ ግን እየቀለልን እየለመድነው ስለምንሄድ አዳዲስ ቴክኖሎጂ መጠቀም በጣም አስፈላጊ ነው ማለት ነው። በአጠቃላይ አዲስ ቴክኖሎጂ መማር ለወደፊቱ ጠቃሚ ነው ሰው አዲስ ነገሮችን ሲማር ተሞክሮ ይጨምራል እና ከዘመኑ ጋር እየዘመነ ይሄዳል ማለት ነው። ስለዚህ እኔ ሁል ሁልጊዜ አዳዲስ ቴክኖሎጂ ለመማር እወዳለሁ። ለመማርም ጥረት አደርጋለሁ

እኔ መልክት ለመላላክ የተለያዩ መተግበሪያዎችን ነው ምጠቀመው። በዋነኛነት ዋትሳፕን እጠቀማለሁ ከዛ በመጠቀም ቴሌግራምን እጠቀማለሁ። ዋትሳፕ መጠቀም እወዳለሁ ምክንያቱም ቀላል ነው እና ፈጣን መልክት ለመላክም ይረዳል። ከጓደኞቼና ከቤተሰቤ ጋር በዋትሳፕ መነጋገር ቀላል ነው እንዲሁም ድምጽ መልእክት ለመላክ ይቻላል። ፎቶና ቪዲዮ መላክም እችላለሁ። እንዲሁም የቪዲዮ እንደ ዙም አይነት መጠቀም ይቻላል ቪዲዮ በማብራት። ከዚህ በተጨማሪ ያው ቴሌግራምም እጠቀማለሁ ብያለሁ ቴሌግራምም ብዙ ቻናሎችን ለመከታተል እና ከብዙ ሰዎች ጋር በቡድን ለመነጋገር ጥሩ ነው። በዚህ መተግበሪያ መልእክት መላክ ፈጣንና ቀላል ነው። ስለዚህ በዋነኛነት ዋትሳፕን እጠቀማለሁ። ዋትሳፕ ምጠቀምበት ምክንያት ቀላል ነው ፈጣን ነው እንዲሁም ደሞ ከቤተሰቤ ጋር ለመነጋገር ቀላል የሆነው መንገድ እሱ እንደሆነ ይመለከታል። በተጨማሪም ደግሞ የድምጽ መልእክት መላክ ይቻላል ፎቶ መላክ ትችላለህ ቪዲዮ መላክ ትችላለህ። ቴሌግራም ደግሞ በግሩፕ ሆኖ ለመከታተል ደግሞ በጣም አስፈላጊ የሆነ ነገር ነው። እንዲሁም ደግሞ ጆይን ማድረግ ይቻላል አንዳንድ ቡድኖችን እነሱ ጋር መግባት ይቻላል ማለት ነው። አንዳንድ ጊዜ ሜሴንጀር ወይንም ደግሞ ኢሜል እጠቀማለሁ። በተለይ ለስራ ወይም ለመደበኛ ጉዳይ ኢሜል መላላክ ጠቃሚ ነው። መልእክት በመተግበሪያ መላክ ሰዎችን ፈጣን ለማግኘት እና መረጃ ለማካፈል ይረዳል። ኢሜል ምንድነው በጣም ሴኪዩርድ የሆነ ነው። ደህንነቱ በጣም የተጠበቀ ነው። ስለዚህ ኢሜል እጠቀማለሁ ማለት ነው። ሜሴንጀርም ብዙ ጊዜ ከፌስቡክ ጓደኞቼ ጋር በምንናገጋርበት ጊዜ በሜሴንጀር ነው ምጠቀመው። ስለዚህ ከእነሱ ጋር ቻት ሳደርግ ወይንም ሳወራ ወይንም ስጫወት እሱን እጠቀማለሁ ማለት ነው። በአጠቃላይ እንግዲህ መልእክት ለመላላክ በዋነኛነት የምጠቀመው ዋትሳፕ ነው። በሁለተኛ ደረጃ ቴሌግራምን እጠቀማለሁ። በሶስተኛ ደረጃ ሜሴንጀርን ነው የምጠቀመው። እነዚ መተግበሪያዎች ቀላል ናቸው። ፈጣን ናቸው እና ከሰዎች ጋር ለመነጋገር ያስችሉኛል ማለት ነው

ብዙ አይነት ጥቅማ ጥቅሞች አሉ እንግዲህ ስራ ላይ ስንሆን የስራ ጥቅማ ጥቅሞች ብዙ አሉ። መጀመሪያ ስራ ራሱ ገንዘብ ያመጣል። ገንዘብ በማግኘት ሰው የሚያስፈልጉትን ነገሮች መግዛት ይችላል። እንደ ምግብ ልብስ እና መኖሪያ የመሳሰሉትን ነገሮች ለመግዛት ያስችለናል ማለት ነው። ይህም ደግሞ ህይወትን ቀላልና ደህና ያደርጋል። ስለዚህ የመጀመሪያው ጥቅማ ጥቅም ገንዘብ ማግኘት ነው። ደሞዝ ማለት ነው ደሞዝ ራሱ ብዙ አይነት ነገሮችን እንድናደርግ የሚያስችለን ነው። ምግብ ይገዛልናል ልብስ ይገዛልናል መኖሪያ ቤት ይገዛልናል። መኪና ይገዛልናል ስለዚህ ብዙ ነው። ሁለተኛ ስራ ክህሎትንና እውቀትን ያሳድጋል። ሰው በስራ ላይ አዲስ ነገሮችን ይማራል። ልምድ ያገኛል እና በሙያ ይሻላል ማለት ነው። ይህ ለወደፊቱ የተሻለ ስራ እንዲያገኝ ይረዳዋል። ስለዚህ ሁለተኛው እንግዲህ ክህሎትና እውቀትን ማሳደግ ነው ማለት ነው። የመጀመሪያው ደሞዝ ራሱ የሚያስፈልጉልንን ነገሮች እንድንገዛ ያደርገናል። በሁለተኛ ደረጃ ደግሞ ክህሎትና እውቀትን ማሳደግ ነው። የሚያስገኙት ጥቅማ ጥቅሞች ማለት ነው። ሶስተኛ ሰው ንቁ ያደርጋል። ሰው በየቀኑ ስራ ሲሰራ ጊዜውን በጥሩ ነገር ያጠቃልላል። ከድካምና ከባዶነት ይጠበቃል። ስለዚህ ንቁ እንድንሆን ያደርገናል ማለት ነው። አራተኛ ከሌሎች ሰዎች ጋር መገናኘት ያስችላል። በስራ ቦታ ጓደኞች ማግኘት እና በቡድን መስራት ይቻላል። ይህ ግንኙነትን ያካትታል ማለት ነው። ሌላው ትልቁ ጥቅማ ጥቅም እንግዲህ በስራ ላይ የምናገኘው ምንድነው? የመጀመሪያው ደሞዝ ነው ብለናል ደሞዝ ማግኘት ራሱ ብዙ ጥቅማ ጥቅሞችን እንዲያሳኩልን ያደርጋል። ሁለተኛ የቤት ጥቅማ ጥቅም እናገኛለን። ስለዚህ የተወሰነ ገንዘብ ሊከፍሉን ይችላሉ በዛ አማካኝነት። ደግሞ የትራንስፖርት ጥቅማ ጥቅም አለ። ጥቅም የሱ ደግሞ ያው በጉዞ ላይ በምንሆንበት ጊዜ የሚያስፈልገንን ወጪ ይሸፍንልናል። የመኪና ጥቅማ ጥቅም አለ። የቤት ጥቅማ ጥቅም አለ። ስለዚህ ጥቅማ ጥቅም ዘርፉ በጣም ብዙ ነው ማለት ነው። እነዚህን ሁሉ ያስገኛል